በትምህርት ቤት ውስጥ የምወደው ትምህርት ምንድነው፤ ሂሳብ እወዳለሁ። ምክንያቱም ብዙ ጊዜ ካልኩሌሽን በጣም ይመቸኛል አይምሮዬን ፈጣን የሚሆነው ሂሳብ እንትን ስማር ነው በቃ የሂሳብ ሳብጀክት በጣም ይመቸኛል እወደዋለው

በጣም የምመኘው ስራ ምንድነው? የ የጥናትና ምርምር ስራ በጣም እመኘዋለሁ። ምርምር ብዙ ጊዜ አእምሮዬን ንቁ ያደርግልኛል። እና አእምሮዬን በፍጥነት እንዲያስብ የሚያደርግልኝ የጥናትና የምርምር ስራ ሳደርግ ይመቸኛል

አካባቢዬን በጣም እወደዋለሁ ምክንያቱም ጽዱ ጥሩ አየር ያለበት ነው አረንጓዴ ነገሮች ስለሚበዙበት አካባቢዬ በጣም ይመቸኛል። ሌላ በተጨማሪ ደግሞ ጥሩ የሆነ የማህበራዊ መስተጋብር ስላለ በአካባቢዬ ላይ መቆየትን እመርጣለሁ